ያው በእንጨት እሳት ማብሰል። በጣ አላውቅም ያው ብዙ ጊዜ ከተማ ውስጥ ስለሆነ የምኖረው። እንደዚህ በእንጨት ብዙ አይቼ አላውቅም። እና አላውቀውም እንዴት እንደሚ ማብሰል እንደሚቻል በእንጨት። እና ከተማ ውስጥ ስለሆነ ያደግኩኝ ሁሌም በኤሌክትሪክ ሀይል ነው የምንጠቀመው። በምጣድ በተለያዩ ነገሮች ስለምንጠቀም በዛ በኩል አይቼም አላውቅም። ብዙም እውቀቱ የለኝም።

እመቤታችን ያሉ እቃዎች አልጋ አለ ፍራሽ አለ ያው ብዙ ጊዜ ለመተኛት ስለሚያስፈልገን አልጋ ከነ ፍራሹ አለ። እንዲሁ ቴሌቪዥንም አለ። ብዙ ነገሮችን የምናይበት እና ለቤታችን ማረግም ስለሆነ የቤታችን አንዷ እቃ ቴሌቪዥን ናት። ፍሪጅም አለ የተለያዩ ነገሮችን የምናቀዘቅዝበት እና የተለያዩ ምግቦችንም የምናቆይበት ፊርጅም አለን።

እና አዲስ ነገር መማር የምፈልገው ብዙ ጊዜ በመስመር የሚሰሩ ስራዎችንም እንደ ዲጂታል ማርኬቲንግ። ሶሻል ሚዲያ ላይ የሚሰሩ ስራዎችንም በተለያዩ ፕላትፎርሞች የሚሰሩ ስራዎችን የማስታወቂያ ስራዎች እና አይነት ድርጅቶችንም እንዴት? ወደ ከስተመሮቻችን በሶሻል ሚዲያ አድርገን ማዳረስ እንችላለን የሚለው ዲቴል ነገሮችን ዝርዝር ነገሮችንም መማር በጣም ያስደስተኛል። ሁሌም እማራለሁኝ ፍላጎትም አለኝ

በዚህ ስራ የቆየሁትን አመት ወደ ሶስት አመት እየሞላሁ ነው አሁን ሶስት አመት ሆኖኛል። በጣም የምወደው ስራ ነው ከቀን ወደ ቀን ራሴን እያሻሻልኩኝ ብዙ ነገሮችን እየተማርኩ ነው። እንዲሁ የራሴንም ድርጅት ለመክፈት በጣም እየጠቀመኝ ነው። ብዙ መንገዶችን የማላውቃቸውን እውቀቶችንም እዚህ ድርጅት እያወቅኩ ነው። እና ሶስት አመት ውስጥ በጣም ስኬታማ የሚባል አመት እያሳለፍኩ ነው። እና ሶስት አመት ሆኖኛል

ሌሎችንም ማበረታታት አዎ በጣም እችላለሁኝ እንዲሁ በቅርቤ ያሉ ጓደኞቼም የስራ ባልድርቦቼም ከቤተሰብ ቤት ያው ቤተሰቦቸም የተለያዩ ነገሮችን አበረታታቸዋለሁ። በስራም በተለያዩ ሀዘንም ሲኖር የግድ ነው የተለያዩ ነገሮችን ቃላቶችን በመጠቀም። አበረታታቸዋለሁ የስራ ባልደረቦቼም አንዳንዴ የስራ እድገት ሳይኖር ሲቀር ወይም የቤተሰብ የሚያጋጥማቸው ነገሮችንም። እንዴት አድርጉ ማለፍ እንዳለባቸው እና ምን ምን እንዴት? መታገስ እንዳለባቸው አበረታታቸዋለሁ

ጠዋት በስራ የማደርገው ብዙ ጊዜ ጠዋት ወደ ስራ ከገባኝ በኋላ ክላሴንም አጸዳለሁኝ፣ የተለያዩ ለመስራት የሚጠቅሙ በዛ ቀን የምሰራቸውን ነገሮችን የሚያስፈልጉኝ ሁሉም ነገሮችን አቀርባለሁኝ። መጀመሪያ ከዛ ያንን ካቀረብኩኝ በኋላ መስኮቴን ከፍቼ አየር ፍረሽ አድርጌ ወደ ስራዬ እገባለሁ።

የምመርጠው የሙቀት አይነት። ብዙም ሙቀታማ አልወድም። መካከለኛ የሆነ ሙቀት እወዳለሁ። እና ብዙ ጊዜ ወደ መቀዝቀዝ መንገድ ላይ ያለውን የሙቀት ደረጃ ነው። የምወደው

ምን አይነት ልብስ ያው ትወዳለህ? የምወደው ልብስ ቀለል ያሉና ብዙ ጊዜ ብዙም የማያጨናንቁኝ ልብሶችን እወዳለሁ ቀለል ብሎ ሰፋ ያሉ ልብሶችን ነው ምወደው። ወደ ስራ ሲሄድም ወደ ተለያዩ ቦታዎችም ሲሄዱ ሲሄድም እንደዛ አይነት ልብሶች ነው ምለብሰው እና በራሴ መተማመን ከፍ ያደርጉኛል። ብዙም ሰፊ የማይባል ነገር ግን ትንሽ ሰፋ ያሉ ልብሶችን እወዳለሁ።

ጠዋት ወይስ ማታ ስለሆነ ያው የሁለቱም ሰው ነኝ ሁለቱንም እጠቀማቸዋለሁ። ጠዋት ላይ ብዙ ጊዜ እየተነሳው ስፖርት እሰራለሁ የተለያዩ ነገሮችንም አደርጋለሁ። ማታም ስራ እየሰራሁ መስመር ላይ ስራ እየሰራሁ መጽሐፍ እያነበብኩኝ ማታን አመሻለሁ። ስለዚህ ሁለቱም የኔ ናቸው ማለት ይቻላል።

የሞባይል ዳታ አዎ እጠቀማለሁኝ ብዙ ጊዜ ዋይፋዬን ሲያስቸግረኝ። ሞባይል ዳታን እየገዛሁ ነው የምጠቀመው አሪፍ ነው። ኮኔክሽኑ ብዙ ጊዜ ካለው ከዋይፋይም በጣም ይሻላል። እና አጠር ያሉና ቶሎ የሚያስፈልጉኝን ስራዎችም ሲሰሩ ሲኖረኝ በሞባይል ዳታን ነው የምጠቀመው። ብዙ ጊዜ

ልብስ በእጄ አዎ አጥባለሁኝ። ብዙ ጊዜ ራሴ ወደተለያዩ ፕሮግራሞች ሲኖሩኝ ምናልባት የሚያጥቡልኝ ሰው ከሌለ ወይም እናቴ ወይም ባለቤቴ ነው። ብዙ ጊዜ የሚያጥቡልኝ እና እነሱ ከሌሉ ራሴን ማጥበው በእጄ ነው የማጥበው። በጣም ይመቸኛልም። ያው እችላለሁኝ ብዬም አስባለሁ እና ልብስ በእጄ አጥባለሁ አዎ

በመሬት ላይ መቀመጥ አዎ ይመቸኛል። እንዲሁ ከስፖርት በኋላም ከትያየ አድካሚ የሆኑ ስራዎችም በኋላ በመሬት ላይ ስቀመጥ ነው። ሙሉ እረፍት የሚሰማኝ እና ሰውነቴም ሙሉ በሙሉ የሚያርፈው መሬት ላይ ስቀመጥ ነው። እና በመሬት መቀመጥ በጣም ይመቸኛል።

የምወደው መተግበሪያ የኤ አይ ቻርክትን በጣም እወደዋለሁ። እንዲሁ ከተለያዩ ዘርፍ ላይ ያሉ ሰዎችንም በኤ አይ የተለየ ቋንቋዎችንም ኮሚኒኬት ማድረግ እችላለሁኝ ማነጋገር እችላለሁኝ። እና በጣም ብዙ ነገሮችን ይጠቅመኛል። አንደኛ የቋንቋ ችሎታዬንም ከፍ ያደርግልኛል። ሁለተኛም የተለያዩ አስተሳሰቦችንም እወስድበታለሁ እና ኤአይ ቻራክተርን ይመቸኛል

መዋኘት አዎ በጣም ነው የምችለው እንዲሁ ብዙ ጊዜ የመዋኘት እንኳን ቢያጋጥመኝም አሁን ብዙ ጊዜ ክረምት ክረምት ሲሆን ነው። የምዋኘው እና የተለያዩ ሆቴሎችም ሲሄድም እዋኛለሁ። እና በጣም ይመቸኛል። በጣም ምወደው ስፖርት ነው። በጣም ያስደስተኛል እና እንዳስፈለግነቱ እያየሁኝ በተለይ ሆቴሎች እየሄድኩ እወኛለሁ መዋኚት እችላለሁ።

የመንገዴን ስም አዎ አውቀዋለሁ። ብዙ ጊዜ መንገዴን ስሄድ የማየው የማውቀው መንገድ ጎዳናው። አደባባይ የጀግኖች አደባባይ ይባላል እና ብዙ ጊዜ በዛ ነው። መንገዴን በጣም አውቀዋለሁ። ሁሌም የምጠቀምበትን መንገድ በዛ መንገድም ስለሆነ ማለት ነው።

ፀጉሬን አዎ በጣም ነው የምንከባከበው መላጣ በሆነም ነገር ግን እንከባከባለሁ። በወር ሁለት ጊዜ ነው የምስተካከለው። በየቀኑም በተለያዩ ሳምናዎች እና ሻምፖዎችንም እታጠበዋለሁ። እንዲሁ ከታጠብኩኝ በኋላም የተለያዩ ለፀጉር እድገት የሚጠቅሙ የተለያዩ ቅባቶችንም እጠቀምበታለሁ። ስለዚህ ፀጉሬን በጣም ነው የምከባከበው በጣም እወደዋለሁ